እኔ የምጠቀመው የስልክ አይነት ሳምሰንግ ጋላክሲ ኤ አስራ ስድስት ነው። ይሄ የገዛሁት በቅርብ ሆኖ እና የተመረተውም በአንድ አመት አልሞላውም አዲስ ሞዴል ነው እና ይሄ ደግሞ ለአጠቃቀም በጣም ፈጣንና ለተለያየ ነገር ለዳታ ሊሆን ይችላል ለቀጥታ መስመር ኢንተርኔት የሆነ በጣም ፍጥነት አለው። እንዲሁም ኔትወርኩ አምስት ኔትወርክ ነው ወይም ፋየፍጅ የሚባለው ማለት ነው። እና በጣም ጥሩ ከሚባል ስልኮች አንድ ነው። ስለዚህ የኔ ስልክ አሁን እየተጠቀምኩት ያለሁት በአሁን ጊዜ ማለት ነው። ሳምሰን ጋላክሲ ኤ አስራ ስድስት ነው ማለት ነው። ይሄ የገዛሁት ትንሽ ዋጋው ውድ ነው እና በጣም ለብዙ ነገር ስራ ስለሚያገለግለኝ። ያው ጨማምሬ ከነበረኝ ስልክ ይሄ ይሻላል ብዬ ነው የገዛሁት እና በጣም ሀሪፍ ነው። ሰዎችም እንዲገዙት አበረታታለሁ።

ማብሰል በጣም ወሳኝ ነገር ነው። የተለያየ ነገር ልናበስል ልንችላለን ለምሳሌ እኔ ማብሰል ምችለው ምግብ ነው። ምግብ እኔ ራሴ ነው ማበስለው። ለተለያየ ነገር ለምሳሌ ወጥም እኔ እራሴ ማበስለው። ዳቦ ማብሰል እችላለሁ እንጀራ ማብሰል እችላለሁ። ይህ ሁሉ ማብሰል የቻልኩት በእናቴ ወይም እናቴ እናቴ ያስተማረችኝ። እና ሁል ጊዜ አበስላለሁ የማበስለውም በእንጨት ወይን በፋም ሊሆን ይችላል በእሳት ሊሆን ይችላል። ስለዚህ ማብሰል እችላለሁ ለቀጣይም ይሄ ጠንክሬ እየሰራሁ ራሱ ማብሰል እኮ እንቅስቃሴ ስለሆነ። ለጤንነትም ራሱ በጣም ጥሩ ነው። ሁለተኛ ደግሞ። እናታችን ወይም እህታችን ለሌሎች የሚሰሩ ማብሰልን እናግዛቸዋለን። ስለዚህ ማብሰል እችላለሁ። ብዙ ጊዜ ራሴን ለማበስለው ከጧቱ እስከ ሁለት ሰዓት ያለው ማለት ነውና አብስዬ ነው ምመገበው ራሴ

እኔ እሜይል የምልከው አንድ ነው አብዛኛው ጊዜ ማለት ነው። እና ይሄ እሜይል የምልከው ደግሞ ለተለያዩ ነገሮች ያገለግለኛል። ለምሳሌ ለቀጥታ እኛ የሆነ ጊዢዎች ሊሆን ይችላል። ለመስመር ለሆኑ የተለያዩ ስራዎች ለምሳሌ ዜና ለመመልከት ትምህርት ለመከታተል ይሆን ይችላል። እና እኔ የምጠቀመው ኢሜል አንድ ነው እሱም እምልከውም አንድ ነው ይሁ አንድ ግን ያገለግለኛል ለብዙ ነገር ለምሳሌ እንስታ የተለያየ ኢንስታግራም ለመጠቀም ዩቲዩብ ላይ ለመጠቀም ፕሌይ ስቶር አውርደን ለመጠቀም ይሄ ሁሉም የሚያገለግለን የኔ የራሴ አንድ እሜኤል ብቻ ነው። ስለዚህ ይሄ እየተጠቀምኩኝ በዛ ገበያ አገኛለሁ እና የራሴ የሆን የምስጢር ነገሮችም እዛ ውስጥ አስቀምጣለሁ ልክ እንደ ማስቀመጫ እጠቀማለሁ እንደ ባንክ ነገር ማለት ነው

የስራ እድገት እፈልጋለሁ ምክንያቱም ተቀጥረን ስንሰራ እኮ የስራ እድገት ካላገኘን ህይወታችን ውስጥ ኪሳራ ሊገባ ይችልም ወይም መኖር አንችልም። ምክንያቱም አንዲት ያቺ ከተለያየ ነገር ተቀጥረን የተሰጠችን ብር ብቻ ይዘን የምንኖር ከሆነ የሀገር ደግሞ እድገቷ እየቀነሰ ስለሚሄድ የኛ ገቢ ደግሞ እያነሰ ከሄደ ይህ ህይወታችን ላይ ጉዳት ያስከትላል። ስለዚህ ይህ ጉዳት ለመከላከል የግድኛ የስራ እድገት ያስፈልገናል ማለት ነው። ስለዚህ እኔ ተቀጥሬ በምሰራው ሱቅ አለቃዬ ሁል ጊዜ ጥሩ ብር እንዲከፍለኝና ተጨማሪ ክፍያ እንዲሰጠኝ የስራ እድገት እንዲሰጠኝ ይፈልጋል። አብዛኛው በኢትዮጵያ የስራ እድገት በየሁለት አመቱ ሊሆን ይችላል አልፎ አልፎም በየሶስት አመቱ ሊሆን ይችላል። ስለዚህ ይህ የስራ እድገት ደግሞ ለብዙዎች ማህበረሰብ በጣም አስፈላጊ ነገር ነው

ያው የምወደው ቀለም ቀይ ቀለም ነው እና ሰማያዊ ቀለም ማለት ነው። ቀይ ቀለም በጣም ደስ የሚለኝ ነገር አለው አንደኛው ቀይ ቀለም በተፈጥሮ በብዙ ነገሮች ይገኛል። ለምሳሌ በተለያዩ አበባዎች ይገኛል ኢትዮጵያ ደግሞ በጣም ብዙ በአበባ በጣም ሀፍታም ከምትባል ሀገር አንዷ ናት እንዲያውም ወደ ተለያዩ የውጭ ሀገራት ከኢትዮጵያ ወደ እነሱ ይሄዳል። ስለዚህ በዚህ ምክንያት ደግሞ ኢትዮጵያ ገቢዋን የተወሰነ መልኩ ከፍ ሊል ይችላል በዚህ ምክንያት ማለት ነው። እና ቀለም ደግሞ ሌላ ምክንያት እንድወደው ያደረገኝ ቀይ ቀለም። ጠንካራና በሳል አስተሳሰብና ጽናት እንዲኖረኝ ሁል ጊዜ በሱ አስባለሁ ምክንያቱም ቀይ ቀለም የሚያመለክተውም ደም ነው ደም ደግሞ በቀላል ነገር አይገኝም ስለዚህ በዚህ ምክንያት ቀይ ቀለም በጣም እንደወደው ያደረገኝ ለዚህ ነው። እና ሁል ጊዜ እኔ ጠንክሬ መስራት እንዳለብኝ መማር እንዳለብኝ ህይወቴ አንድ ደረጃ ከፍ ማድረግ እንዳለብኝ ይሳማኛል። ስለዚህ ሁለት ከተለያዩ ከምወዳቸው ቀለሞች ከሚባሉ አንዱና ዋናው ተመራጭ የኔ ቀይ ቀለም ነው።

ወደ ስራ እኔ የምለብሰው ልብስ ሙሉ ልብስ የራሱ የስራው ሚገልጽ ልብስ ነው። ይሄ ሲል ደሞ ኧ ያልተረዳው ሰው ካለ ግልጽ አማርኛ ለመናገር። የተለያዩ የስራ ልብሶች አሉ ለምሳሌ የባንክ ሰራተኞች እሚለብሱት ሱፍ አለ። የቀን ሰራሽ ሰውኛወት እሚለብሱት ትል የራሱ የሆነ ልብስ አለ። እ የ የ ሱቆች የእለት ሰራተኛ እሚለብሱት ትላትየ ነው። እና እኔ እምለብሰው ደግሞ የራሱ የተለየ ልብስ አለ እና ይሄ ሁል ጊዜ እለብሰዋለሁ። ምክንያቱ ከሌላ ሰዎች እኛ ተለይተን እምንታየው በምንለብሰው የስራ ልብስ ነው። ስለዚህ ደንበኞቻችንን በቀላሉ እኛን እንዲስቡን ያደርጋል። ስለዚህ ደንበኛ እኛን ካወቀ ደግሞ ኧ የተወሰነ ገቢ እኛ እናገኛለን። ስለዚህ ያ ያገኘነው ግን ያ በምንድነው? ለስራ ባለን ልብስ ነው ማለት ነው። ስለዚህ የስራ ልብስ እለብሳለሁ።

አዎ ልብሶቼ በስርዓት የተቀመጡ ናቸው የኔ የራሴ ማለት ነው። እንኳን የኔ የራሴ ይቅርና የእህቴ የአባቴ የእናቴ ቤቴ ለሚገኙ በሙሉ እዛ ውስጥ ለምንለምንኖረው ልብሶቻችን በስርዓት ተደርድረው በስርዓት ታጥበው የተቀመጡ ናቸው። እንዲያውም የየራሱ የሆነ የየራሳችን የሆነ ክፍል አለን። እና በዚህ ውስጥ ደግሞ በመንደርደሪያ ሊሆን ይችላል በሳጥን ውስጥ ሊሆን ይችላል። የምናስቀምጣቸው በተጨማሪም የታጠቡ እና ያልታጠው ልብሶች ለይተን ነው የምናስቀምጣቸው። ይሄ ሲል ደግሞ ለምሳሌ የታጠቡ ልብሶች በአንድ ነው የሚቀመጡት ያልታጠቡ ልብሶች ደግሞ በአንድ ይቀመጣሉ ምክንያቱም ሌላ ቀን እንዲታጠቡ ማለት ነው። በተጨማሪም የታጠበ እና ያልታጠበ ልብስ በአንድ ካደረግነው ልብሶቹ ስለሚቆሹ ለያይተን ነው የምናስቀምጠው። ስለዚህ ልብሶቼ በስርዓት የተቀመጡ ናቸው

ጮርባ እወዳለሁ። አልፎ አልፎ ላልጠቀም እችላለሁ። ምክንያቱም ሆዴ በሚስማ የማይስማማኝ ከሆነ ላልጠቀመው እችላለሁ እውነት ለመናገር ማለት ነው። እና ሾርባ በኢትዮጵያውያን አብዛኛው ጊዜ የሚሰራ የ እንደ መጣጥ አይነት ነው ግን የሚያሰክር አይደለም ምንም ሚል አይደለም በባህላው መንገድ ከሚሰራ አይነት ምግብ አንዱ ነው። ይሄ ሾርባ በኢትዮጵያውያን የትኛው ክፍል ይሰራል ከተባለ ደግሞ አብዛኛው ጊዜ በአማራ ክልል የሚሰራ ሲሆን ይሄ ደግሞ በላሊበላ ከተማ አክባቢ እና ማህበረሰብ አካባቢ በጣም የተለመደ መጠጥ ነው። ይህ ለህይወት በጣም ወሳኝና የተወሰነ የሰውነት ግንባታ ለሚፈልግ ሰው በቀላሉ መገንባት የሚችለው በዚህ ሾርባ ቢጠቀም ተመራጭ ነው የሚል እምነትና አስተሳስባለሁ። ስለዚህ ሾርባ እወዳለሁ አልፎ አልፎ ግን የማልወደው ጊዜ አለ

ያው ህዝብ ሲሰበሰብ እርግጥ የድንጋጤ መንፈስ ሊመጣብን ይችላል ልንደነግጥ ልንፈራ ከዚህም የተነሳም ላብ ላብ ሊያደርገን ይችላል ወዝ ሊወጣብን ይችላል። የመንቀጥቀጥ ስሜትም አልፎ አልፎ ሊሰማን ይችላል። ይሄ ደግሞ ከሰዎች ጋር ለመግባባትና የራሳችን መተማመን በጣም ቀነስ አድርጎ ላስያ ሊያሳየን ይችላል። ግን በራስ መተማመን ዋናው መፍትሄው ምንድነው ብትሉኝ? ህዝብ በተሰበሰበበት መካከል መገኘት ነው። ስለዚህ ብዙ ህዝብ በሚሰበሰብበት እኔ መገኘት ደስ አይለኝም ወይም አይመቸኝም። ግን እንደዚህ ሲል ደግሞ የራሴ ምክንያት አለኝ። ለምሳሌ እንደዛ ማልመርጠው ምክንያት አንደኛው የተለያየ ሀሳብ ይዞ ስትመጣ እኔ የማይጠቅም ሀሳብ ይዞ የሚመጣ ሰው ይቆያል በዚህ ምክንያት በህዝብ መካከል ብዙ ሰው ባለ መካከል መገኘት በጣም የሚያስጠላኝ በዚህ ነው።

በአካባቢያችን በጣም በቅርቡ የሚገኙ በጣም ብዙ ሱቆች አሉት። እና ወደ ሱቅ ስንሄድ የተለያዩ ጽሁፎችን አውጥተን የምንገዛቸውን አውጥተን ልንሄድ እንችላለን። ይሄ የምናደርግበት ምክንያት ደግሞ ዋነኛውና ዋነኛ የሚባል ሀሳብ እንዳንረሳ ነው። ምክንያቱ ከቤት ስንወጣ ትዝ ብሎን እያለ እዛ ሱቅ ስንሄድ ግን ልንረሳው እንችላለን በዚህ ደግሞ ኪሳራና የጊዜ ብክነት ያጋጥማል። ጽፈን ወደ ሱቅ የምንሄድ ከሆነ ግን ከዚህ ያህል ክሳራ ልንድን እንችላለን። ሁለተኛው ደግሞ ሳንጽፍ የምንሄድ ከሆነ እዛ አይተን በጣም ብዙ ነገር ስለምናይ ወደ ሌላ ነገር ልንገዛ እንችላለን። ስለዚህ ቀድሞ ያሰበነው ከቤት እና እዛ ሄደን የገዘነው ስለሚለያይ በዚህ ምክንያት ደግሞ የተለያዩ የብር እጥረት ወይም ችግር ሊያጋጥመን ይችላል። ስለዚህ ከዚህ ሁሉ ተመራጭ ግን ወደ ሱቅ ከመሄዳችን በፊት ዝርዝር መጽሐፍ ነው።

እኔ የምመኘው ስራ በጣም ብዙ አለ አንድ ስራ ስንመኝ በብዙ ነገር ነው የምንመኘው። ለምሳሌ አንደኛው በጣም ብዙ ገቢ ያለውና ብዙ ሰው ደግሞ የሚሰራበት ከዚህ በፊት ተሞክሮ ጥሩ የሆነ ነው። ሁለተኛ ደግሞ እሱን ሰርተው የተቀየሩ ለምሳሌ በሱ በመስራት ቤትና መኪና እንዲህም ውጭ ሀገር እንደ አሜሪካ አውሮፓ የመሳሰሉ ሀገሮች የሚኖሩ ሰዎች ካሉ እሱን ሰርተው የተቀየሩ ያ ስራ እንድንመኘው ያደርገናል። ስለዚህ እኔ ግን በጣም ከምመኘው የስራ አይነት የቡና ላኪ ከኢትዮጵያ ወደ ውጭ መላክ በጣም ደስ የሚለኝ ስራ ነው። ስለዚህ እኔ መስራት እፈልጋለሁ ሁለተኛ ደግሞ ፋብሪካ ኢትዮጵያ ውስጥ የኦቾሌኒ ፋብሪካ መክፈት የሚመኘው ስራ ነው

ስልኬ እኔ የምሞላው አብዛኛው ጊዜ ሌሊት ነው። እና ሌሊት ሌሊት እሞላለሁ። ሁል ጊዜ ግን አይደለም በሶስት ቀን አንድ በሶስት ቀን በሶስት ቀን ሊሆን ይችላል ባጨረሰበት ጊዜ ነው የምሞላው። እና ለምን ያህል ጊዜ ትሞላለህ ለማለት የተወሰነ ክበድ ይላል? ምክንያቱም በቀን በጣም ብዙ ስራዎች እየሰራን ከዋልን ግዴታ ነው መጠቀሙ ማለት ነው። ሳንሰራ ከዋልን ግን ምንም ባትሪው ሊያልቅ ስለማይችል ወደ ሶስት ቀን አራት ቀን ሊያልፍ ይችላል። ስለዚህ የኔ ሞባይል ደግሞ ጋላክሲ ኤ አስራ ስድስት ፋይፍ ጂ ኔትወርክ ስለሆነ በዚህ ምክንያት ጥሩ ባትሪ አለው አምስት ሺህ ሜጋ አምፒየር ነው። ስለዚህ የመቆየቱ ሀይሉ በጣም ከፍ ያለ ነው። ስለዚህ ስልኬ መሞላ በሶስት ቀን አንዴ ልሞላ እችላለሁ

አዎ አዎንታዊ አስተያየት ተቀብዬ አውቃለሁ አዎንታዊ አስተሳሰብ የምንቀበለው እኛ የሰው ልጆች በተለያየ ነገሮች ነው ለምሳሌ እኛ ለሰዎች ባበረከትነው ነው። ለምሳሌ ጥሩ ነገር ካበረከትን አዎንታ አስተሳሰብ እንስባለን መጥፎ ካቀረብን ደግሞ አውሉታዊ የሆነን አስተሳሰብ እንቀበላለን። ስለዚህ እኔ ብዙ ጊዜ አወንታዊ አስተሳሰብም ተቀብዬ አውቃለሁ

በገበያ ዋጋ መደራደር አውቃለሁ። ገበያ ላይ መከራከር በጣም ወሳኝ ነገር ነው ልንከራከር ይገባል ምክንያቱም ካልተከራከርን ገቢያችንን ሙሉ በሙሉ ሊወስድብን ይችላል። ስለዚህ በገበያ ላይ መንደራደር አውቅበታለሁ ሁል ጊዜም እከራከራለሁ። በዚህ ምክንያት ዝቅተኛ የሆነ ነገርን አገኛለሁ። ካልተከራከርን ግን ዋጋው በጣም ውድ ስለሚሆን። ስለዚህ የሚሻለው ምንድነው? በገበያ ዋጋ መዳራደር ይሻላል ስለዚህ እደራደራለሁና እችላለሁ።

አዎ መዋኘት እችላለዉ። አብዛኛው ኢትዮጵያውያን እንዲያውም ያደግነው ስንዋኝ ነው። በወንዝ ላይ ማለት ነው። ወይም በባህር ላይ ለምሳሌ ባህር ዳር ያደገ ሰው ጣና ሲዋኝ ነው ያደገው። እና መዋኘት ደግሞ በጣም ወሳኝ ነው። ለምሳሌ ሰዎች ከኢትዮጵያ ወደ አረብ ሲሄዱ በባህር ነው። አያድርገውና በባህር ላይ መርከብ ወይም ጀልባ ከሰጠመ መውጣት የሚችለው ሰው ቢኖር ዋኝቶ የሚችል ነው። ስለዚህ በዚህ ምክንያት ነው የተለማመድኩት እና ከህፃንነቴ በ አስር አመቴ ጀምሮ መዋኘት ስችል ነው ያደኩት እና መዋኘት እችላለው። በዚህም ድህንነት የተቻለ ያረገዋል።

እኔ ቀትር የምበላው አልፎ አልፎ ይለያያል። ምክንያቱም አንድ አይነት የምግብ አካሄድ የለም። ሳምንት ከሳምንት ወይም ከሰኞ እስከ እሁድ ያለው ቀን ይለያያል። ግን አብዛኛው ጊዜ ቀትር ላይ የምንመገበው ጥሩ ሆዳችንን ሊሞላ የሚችልና ለሰውነታችንን ጥቅም ያለው ነገር ነው። ስለዚህ እኔ ቀትር ቀትር ሁል ጊዜ የምመገበው ፓስታ በአትክልት ነው ፓስታ በአትክልት በጣም የምወደው ምግብ ነው

አዎ ጥፍሬን እቆርጣለሁ። ጥፍሬ እንደውም በጣም የሚያምር ነበር። ግን ጥፍር ማሳደግ ጠቀሜታው ስለሌለው ሁል ጊዜ ጥፍሬን እቆርጣለሁ። እና ጥፍሬ የምቆርጠው በወር አራት ጊዜ ወይም በሳምንት ስንት ይሆናል ማለት ነው? አራት ጊዜ ይሆናል በሳምንት አንድ ጊዜ ይሆናል ማለት ነው። ስለዚህ ጥፍሬን እቆርጣለሁ

እኔ የምሄደው ወደ ገበያ በ አምስት ሰዓት ነው። እና ከአምስት ሰዓት ጀምሮ እስከ ቀኑ ወይም እስከ ማታው አስራ አንድ ሰዓት ወይም አስር ሰዓት እስኪሆን ድረስ ገበያ ላይ ነኝ። ምክንያቱም በዚህ ሰዓት በጣም ብዙ ሰዎች ይገኛሉ በጣም ብዙ እቃዎችን በዛ ላይ የፈለግነውን እናገኛለን። ስለዚህ እኔ ወደ ገበያ የምሄድበት ሰዓት ከቀኑ አምስት ሰዓት ነው

እሳት ለማንደድ እኔ የምጠቀመው ብዙ ነገር ነው። እና እሳት ለማንደድ የምትጠቀመው ጋዝ ነው በጋዝ ነው። እኔ እሳት ማነደው ይሄ ደግሞ የተለያዩ ነገሮችን ያቀልልናል። ለምሳሌ የሚጠፋ ከሆነ በ ፈሃም ወይም በ ክሰል የምንለው። እሳት ለማንደድ እኔ በጣም የምጠቀመው ግን ጋዝ ነው በቀላሉ ሊቀጣጠል የሚችል እሱ ስለሆነ ማለት ነው። ስለዚህ ጋዝ ነው የምጠቀመው

ድንጋይ ስብስብ ታደርጋለህ ለሚለው ጥያቄ? ድንጋይ ስብስብ እኮ መጀመሪያ ለተለያየ ነገር ነው የምንሰበስበው ዝም ብለን አንሰበስብም። ወይም ቤት ለመስራት ነው ወይም የተለያየ መንገዶች ለማስተካከል ነው ወይም የተዳየ ትሩዚም ሊሆን የሚችሉ ነገሮችን ለማስተካከል ነው። ስለዚህ ድንጋይ ስብስብ አድርጌ አላውቅም ምክንያቱም ምንም የኔ ስራ ከድንጋይ መሰባሰብ ጋር የሚያገናኘው ነገር ስለሌለ ነው

አዎ ሰነዶች አዘጋጃለሁ ብዙ ሰነዶች አዘጋጅቼ አውቃለሁ እነዚህ የሚጠቅሙን ደግሞ የቀን ቀን ውሏችንን በጣም ጥሩ እንዲሆንና ቀጣይ ደግሞ የማስታወስ ችሎታችንን በጣም ከፍ እንዲል ስለሚያግዘን ነው። ስለዚህ ብዙ ሰነድ ስና ስናዘጋጅ አካሄዳችን በጣም ጥሩ ይሆናል። በፈለግነው ጊዜም ያ ሰነዶች አውጥተን እንጠቀምበታለን ስለዚህ ብዙ ሰነዶች አዘጋጃለሁ

የምትወደው ስፐርት ስፖርት ምንድነው ነው የምትይው? እኔ በጣም የምወደው ስፖርት ንገረኝ ካልሽኝ ፑሽ አፕ ነው ወይም መሬት ላይ ለጥ ብለን ጡንቾቻችንን ማንቀሳቀስ ማለት ነው። ይህ ሰውነታችንን ጨዋዳዎቻችንን ጥንካሬ እንዲኖራቸው ስለሚያደርግ እና ከጥፍር እግራችን ጀምሮ እስከ ፀጉራችን ድረስ ሁሉ ስለሚያንቀሳቅስ ይሄ ከሁሉ የኔ ተመራጭ እና የምወደው የስፖርት አይነት ነው።

ሰዎች መርዳት በኢትዮጵያውያን ባህል ብቻ ሳይሆን ልክ እንደ ግዴታም ተደርጎ የሚቆጠርበት አካባቢ አለ። ይሄ ደግሞ ደስ የሚል ነው። አባቶችን ማክበር የደከመን መርዳት መንከባከብ እናውቅበታለን እኛ ኢትዮጵያውያን ስለዚህ በጣም ደስ የሚል ነገር ነው። ሁል ጊዜም እኔ ሌሎችን ረድቼ አውቃለሁ

የስራ ቦታዬ በጣም ደስ የሚልና ንጽህናውን የጠበቀ ነው። እና ይሄ የስራ ቦታዬ ደግሞ ሁል ጊዜ እንከበከበዋለሁ እጠብቀዋለሁ። ንጽህና ያለው ንጽህና ከሌለው ግን ታዋስያን እና ስንኝነት ሊበዙ ይችላሉ ደንበኞችም ለመሳብ ላይመች ይችላል። በዚህ ምክንያት ነው እኔ ሁል ጊዜ በጣም ንጽህና ያለው የምመርጠው። ስለዚህ ንጽህናውን በጣም እየጠበቀ ነው

ብርድ ልብስ መጀመሪያ ለብዙ ነገር የሚያገለግልን ከሚባሉ ልብሶች አንድ ነው በተለይ ከበጋ ጀምሮ እስከ መጨረሻ አዝእርት ከሚሰበሰቡበት እስከ ጥር ያለው ጊዜ በጣም ወሳኝ ነው። ምክንያቱም ይበርዳል ጊዜው በጣም ብርዳማ ጊዜ ስለሆነ ብርድ ልብስ መጠቀም አስፈላጊ ነው። እንዲያው ሰዎች በጣም ብርድ ልብሶች ይለያያሉ በጣም ወፍራም አለ ቀጭና አለ መካከለኛ አለ። እነዚህ ይለያያሉ ሙቀት የሚስቡበት መልክ ማለት ነው። ሌላም ዋጋቸውም ይቀያየራሉ አንዱ ውድ ነው አንዱ ደግሞ እርካሽ ሊሆን ይችላል። እና ብርድ ልብስ እኔ የምጠቀመው አንድ ብርድ ልብስ ብቻ ነው። ይሄ ደግሞ በጣም ወፍራም ስለሆነ እንጂ እየበረደኝ ልኖር ስለፈለኩኝ አይደለም። ስለዚህ እኔ የምጠቀመው አንድ ብርድ ልብስ ነው በጣም ወፍራም ነው። ከሳውዲ ነው የተገዛው። እና ሙቀት በቀላሉ የሚስብ ልብስ ነው። እና በዚህ ምክንያት በጣም እወደዋለሁ እና ሰዎችም እንዲለብሱት እፈልጋለሁ። ስለዚህ እኔ የምለብሰው ብርድ ልብስ በጣም የሚያምርና ራሱ ወደ ደጅ ይዘነው ብንወጣ እንኳን የማያስጠላ ልብስ ነው። ስለዚህ አንድ ብርድ ልብስ ብቻ ነው ያለኝ እኔ አሁን ጊዜ እየተጠቀምኩት ያለሁት

በባህላችን መሰረት ሰርግ በብዙ ነገር ይከናወናል። አንደኛው ሰዎችን ጠርተን ተሰብስቦ ቃልን አስገብተን ኧ ይኸ አንድ ህግ ወይም አንድ ባህል ነው። ሁለተኛው ደሞ በቤተክርስቲያን በሃይማኖታዊ ነው። በሙስሊም ከሆነም የራሱ አለው በክርስቲያን ከሆነም የራሱ አለው። ስለዚህ በሃይማኖታዊ ለምሳሌ እኔ ክርስቲያን ነኝ በባህላችን እንዴት ይከበራል መሰላችሁ? ቤተክርስቲያን ሙሽሪትና ሙሽሪያ ይሄዳሉ ይቆርባሉ ዲያቆናት ከሆኑ ደግሞ አክሊል ይፈጽማሉ። ይህ አንድ ባህል ነው ሌላኛው ደግሞ ቃል ይገቡና ዝም ብለው ራሳቸው ከዚያ ራሳቸውን ይጋባሉ። ይህ ሁሉ ይለያያል ይሄ የሚነግራችሁ ያሉሁት ባህል በአማራ ክልልና በትግራይ ክልል ባሉ ባህሎች ነው። በሌሎች ሀገር ግን ኧ ወይም በሌላ ክልሎች ግን ሊለያይ ይችላል። ለምሳሌ የእነ ኦሮሞና ቤንሻንጉል ጉሙዝ ደቡቦች የነሱ ሀረር ጉራጌ አፋር የእነዚህ ባህል ግን በደንብ ለይቼ አላውቀውም። ስለዚህ በባህላችን ላይ ሰርግ እንዳያየ አካባቢ ይለያያል። ስለዚህ ይሄን የባህል ደግሞ በእነዚህ ተመስርቶ ነው ሰርጎችን እሚያከናውኑት በባህል መሰረት ነው

ፎቶዎች በተለያዩ ቦታ ልናስቀምጥ እንችላለን። ለምሳሌ በተለያዩ መተግበሪያዎች ልናስቀምጥ እንችላለን። ይሄ ደግሞ ዋስትናቸውን በጣም ደስ የሚል ነው። ለምሳሌ በፌስቡክ ልናስቀምጥ በዋትሳ በኢሜሎቼን በቴሌግራም ላይ እዛው ስናስቀምጥ ድህነታቸው የተጠበቀ ነው። ያ መተግበሪያ አስካልጠፋ ድረስ ድህነትም በዛ ላይ ይቀጥላል። ሁለተኛው ደግሞ እኔ ፎቶዎችን ማስቀመጣቸው ተስለው ቤቴ ውስጥ አስቀምጣቸዋለሁ ማለት በማሽን ወጥተው ሁል ነገር አልቆባቸው ቀለም ተሰርቶ እዛ ቤቶች ይቀመጣሉ። ሶስተኛው ደግሞ በተለያየ ነገር ልናስቀምጥ እንችላለን ቤተሰቦቻችን ጋር የሚቀመጡ ፎቶዎች አሉ እኔ ጋር የሚቀመጡ ፎቶ ፎቶዎች አሉ እነዚህ ሁሉ ምንድነው የተለያየ የመቀመጫ አይነቶች ናቸው? ስለዚህ እኔ የማስቀምጠው በእነዚህ በነገርኩሽ ሶስት አይነት መንገዶች ነው።

አዎ ቃል መጠበቅ በጣም ወሳኝ ቢሆንም ቃላችን ካልጠበቅን የተለያዩ ሰዎች እኛ ላይ ኔጌቲቭ ነገር ሊያሳድሩ ይችላሉ ስለዚህ በእኛ ላይ ያላቸው የራስ መታማመንም ሊቀንስ ለሚችል በራሳችን ብንተማመን በጣም ጥሩ ነው ብዬ አምናለሁ። ስለዚህ ሁሌ እኔ የይለፍ ቃሌን መጠበቅ አውቅበታለሁ

እኔ ማታ ሁል ጊዜ ከስራ በኋላ የማደርገው የተለያየ ነገሮች ያደርጋለሁ ከእነዚህ ደግሞ መጽሐፍ አነባለሁ። ቀለል ያሉ የቤት ስራዎች ካሉም እነሱ እሰራለሁ ለምሳሌ ልብስ ማንጠፍ ሊሆን ይችላል። የተለያየ ነገር ልብስ ማጠብ ሊሆን ይችላል ምግብ ማብሰል ሊሆን ይችላል። እነዚህ ሁሉ ማደርጋቸው እኔ የማታ ከስራ በኋላ ነው